አሁን ጀመር ይሄው። ምን አይነት የሙቀት መጠን ይሆናል የሚለው ወይም ትመርጣለህ የሚለው የሙቀት መጠን ምመርጠው። መካከለኛ በጣም ለስ ያልሆነ በጣም ሞቃት ያልሆነ መካከለኛ ሙቀትን ይመቸኛል።

ከስራ ሰዓት በኋላ ስራ እሰራለሁ። በተለይ ቤተሰብ ስላለኝ ቤተሰቦቼን አግዛለሁ። እሰራለሁ በደንብ አድርጌ ነው የምሰራው